ደብዳቤ መጽሐፍ ትወዳለህ ወይም ደብዳቤ መጽሐፍ አሪፍ ነው ወይ እንዳንተ ይላል? ትክክል ድረስ ይለኛል። አሁን ሀሳብህን በብዙ አይነት ደብዳቤ በፁፍ። መጽሐፍ አለ በቃል በድምጽ ሊላክም ይችላል። ብዙ ጊዜ ደብዳቤ በፁሁፍ ከሆነ ግን የራሱ ፎርም አለው ተቀባይ የላኪ ስም ምናምን ተብሎ እና በቃ አሪፍ ነው። በተለይ በድሮ ጊዜ በጣም እንጠቀመው የነበረ ነው። አሁን ላይ እንግዲህ ዘመናዊነት ስማርት ፎን መጥቷል። ድሮ ግን በደንብ እጠቀመው ነበር። በአካል እስካልተገናኘህ ድረስ ያንን ሰው ማግኘት ስለማትችል ወደዛ አካባቢ የሚሄድ ሰው ካገኘህ ጽፈህ ለዛ ሰው ትሰጥና ለነዚህ ለነዚህ ሰዎች አድርስልኝ ብለህ ሀሳብ ትልካለህ ጽፈህ ማለት ነው። እንደዛሬው ስልክ ባልነበረበት ጊዜ። እና አንዳንዴም ጓደኛህንም ግዝ ለጓደኛህም አንዳንድ ነገር ታደርጋለህ ፍቅረኛም ታይምቅ ለዛ በስልክ መደወል የለም ምናምን የለም። ያን ጊዜ ይኸው በጽሁፍ ሲላክ የነበረው ማለት ነው። እና አሁን አብዛኛው ጊዜ ስልክ ነው ምናምን ተጀምሯል። ከዛ በፊት ግን ደብዳቤ ተጽፎ ምናምን ነው ለሩቅ ዘመድ የሚደርሰው የነበረው ነበር የሆነ ጊዜ በጣም አሪፍ ነበር እጠቀመው ነበረ። ከዛሬ ከምንባል በፊት ማለት ነው። እና አሪፍ ነው እጠቀመዋለሁ። ነገሮችን በቀላሉ ማስተላለፍ መልእክት መላክ ትችላለህ። ስለዚህ ለሩቅ ዘመን ለሩቅ ወገን ለሩቅ ፍቅረኛ ሀሳብህን በጽሁፍ ገልፀህ የምትልክበት አጋጣሚ ላይ የነበረው ማለት ነው። ብዙን ጊዜ ልቅ ከቅርብ ወዲህ ነው ብዙ ጊዜ የቀረ በስልክ። በድምጽ ሪከርድ ተደርጎ መላክ ምናምን የተጀመረው እንጂ አብዛኛው ጊዜ በቃ በጽሁፍ ምናምን ነው የነበረው የማስታዉሠው ማለት ነው።

አዲስ ነገር መማር ለ እኔ በጣም ደስ ይለኛል። ምክንያቱም ከዘመኑ ጋር አብሮ መሄድ ነው። አዳዲስ ነገሮች በሚመጡ ጊዜ ስለእነዛ አሰራር መማር ደስ ይላል። አንደኛ ስራን ያቀላጥፋል። ሁለተኛ አትራፊም እና አትራፊም ትሆናለህ ጊዜ ቆጣቢ ትሆናለህ። የምትከትል ከሆነ ዝም ብለህ በቃ አንተ ያን ያህል አትሆንም። ከዘመኑ ጋር አብረህ አልተንቀሳቀስክም ያን ያህል አትራፊ ነህ ምናምን ላትባል ትችላለህ። ነገር ግን አዳዲስ ነገሮች በሚመጡበት ጊዜ ለምሳሌ አሁን የምሰራው ይሄ የድምጽ ሪከርድ አዲስ ነው። በቃ እሱ ሲመጣ ትሞክራለህ ገንዘብ ይከፍላል። ይከፍላል ተብሎ ነው አሁን እየሰራን ያለን ከከፈለ እሰየው እንቀጥላለን። ያው ቻንስ እስከሆነ ድረስ ከከፈለም ሰውየውን እንቀጥላለን ካልከፈል ያው ችግር የለም ለምን እንቀጥል? ሌላ ነገር ደግሞ እንሞክራለን ማለት ነው። ስለዚህ ከዳዲስ ቴክኖሎጂ ጋር ከሚመጡ አዳዲስ ምርቶች ጋር መተዋወቅ መስራት ሀሪፍ ነው። አንድ ሰው ሊያድግ የሚችለው ባልተወሰነ ነገር ነው በሆነ ነገር ሊያደርገው ይችላል መነሻው የሰው ልጅ ማደጊያው መውደቂያው አይታወቅም። እና ጠንክሮ ስለሰራ ብቻ አይደልም ቴክኒካል ካልሆነ ስልት ከሌለው ሙሉ ባለው እውቀት ብቻ አትራፊ ነው ብዬ ስለማልገምት። አዳዲስ ቴክኖሎጂዎች ጋር አዳዲስ ከሚመጡ ፈጠራ ስራዎች ጋር መቀላቀል አብሮ መስራት በጣም አመቺ እና ጠቃሚ ነው ብዬ ስለማስብ ማለት ነው። እያንዳንዱ አዳዲስ በሚመጡ አዳዲስ ሀሳቦች በሚነደፉ ላይ መማር በጣም ፍላጎት አለኝ ዝግጁ ነኝ ማለት ነው።

ይሄን እጠቀማለሁ ብዙም ጊዜ እንግዲህ ዛሬ ወደ ፎቶ ቤት ሄዶ ፎቶ መነሳት ቀርቷል። አብዛኛውን ጊዜ ሰው የሚነሳው በስልኩ ካሜራ ነው። በቃ ምርጥ ምርጥ ስልኮች አሉ። የተመረቱ ስልኮች ካሜራ እጠቀማለሁ። አብዛኛው ጊዜ ለምሳሌ አዳዲስ ቦታዎች በምሄድበት ጊዜ በማስታወሻ ምናምን ብዬ አብዛኛው የምነሳው ስልኬ ነው። እና ያንኛው ክፍያም ስላለው ያን ያህል ሰው ወደዛ የመሄዱ መጠኑ ቀንሷል። እና አብዛኛው እየተጠቀመ ያለው በስልኩ ነው። ስማርት ፎን ነው በቃ ሀሪፍ አድርጎ ያነሳል። እና ደህና ደህና ቦታዎች እነዚህ ቱሪስት መዳረሻ አካባቢ ስትሄድ አዳዲስ በቃ ለመሮጥ ደስ የሚል አካባቢ ጋር ስትሄድ እዛ ማስታወሻ ብለህ ፎቶ ትነሳለህ። ከቻልክ ማሳተምም ስለሚቻል በስልክህ ተነስተህ ራስህ የምትወደውን ስታይል ሆነ እሱን ማሳጠብ ስለሚቻል አብዛኛው ሰው በቃ ፎቶ ቤት መሄድ ቀርቶ ያለውን ስማርት ፎን ተጠቅሞ። ይሄ ደግሞ አንደኛ ወጪን ይቀንሳል። ምንም መሸማቀቅ አይኖረውም። በቃ በፈለከው ሰዓት ትንሳለህ ማለት ነው። ስለዚህ ያኛውን ካሜራ እጠቀማለሁ እንደኔ ማለት ነው። በቃ ደስ ይላል። ከምትፈልገው አካባቢ ሁን ገጠር ብትሄድም ከገጠር አካባቢ ሆነህ ትነሳለህ። ያው ካሜራ ማን ግን ብዙን ጊዜ ከተማ አካባቢ መብራት ያለበት አካባቢ ነው የምታገኝው። ያው ቀጥረኸው ካልሆነም ላይመጣልህ ስለሚችል ወደ ቦታው ማለት ነው። እና ክፍያው በጣም ከባድ ነው። እንደኔ ግን እንደዚህ በስልክ በጣም ጠቃሚ ነው ብዬ አስባለሁ። ስለዚህ እጠቀማለሁ

የሰራ እድገት እንግዲህ ማንኛውም ሰው ይፈልጋል። እንደኔም እፈልጋለሁ እየፈለኩ ነው ካገኘሁ። የሰራ እድል እድገት። ለምሳሌ እኔ አሁን በመማር ላይ ነው። እማራለሁ ስራ እድል የስራ ደረጃ ያዝራል። እድገትን ለማግኘት ማለት ነው። ዲፕሎማ ዲግሪ ዲግሪ ማስተር ማስተር ፒኤችዲ እዚህ እንደዚህ እያለ ይኬዳል። ምክንያቱም በቃ ሰው። የመማር መስራት ነው የሚፈልገው። ከደረጃ ደረጃ መጨማመርን ይፈልጋል። ኑሮውን ለማሻሻል የተሻለ ኑሮውን ለመኖር። ማንኛውም ሰው የስራ እድገት ይፈልጋል። የተማረውም ሆነ ያልተማረውም። እና እንደኔ እየፈለኩ ነው። በተቻለ አቅም እየጠራኩ ነው። እኛው እንግዲህ እንደ ፈጣሪ ፍቃድ ነው ከተስተካከለ ኑሮዬን እኖራለሁ። ከዛ የተመቻቸ ኑሮ እኖራለሁ ብዬ አስባለሁ ማለት ነው። እና የስራ እድል የስራ እድገት የማይፈልግ የለም። እኔም እየፈለኩ ነው እንግዲህ ካገኘው ደስ ይለኛል ማለት ነው።

ምንድነው? የሚመቸኝ ከቤት ውስጥ ከመሆን ይልቅ ከቤት ውጭ መሆን። ለምሳሌ ቤት ውስጥ የሚሆነው ብዙ ነገር አታይም። እዛው ውስጥ ያሉትን እቃዎች ብቻ ነው የምትቃኘው። ቤቶቹን ጥላ አካባቢ የሆነ መናፈሻ አከባቢ በምትሆንበት ጊዜ። በቃ የአየር ንብረትም አሃሪፍ ነው። ሙቀት ላይኖረው ይችላል ጥላ ነው። ከድብርት ምናምን አይዝም እንደውም እኛ አካባቢ ምንድነው አሁን እኔ ያልነበርኩበት አሁንም ያለኩበት ማለት ነው። እንደዚህ በዓል ቀን ሲሆን ቁርስ ምናምን ቤት ውስጥ ከበላን በኋላ። ቀን ላይ ቡና ምናምን የሚፈላውን ውጪ ላይ ነው። ትልቅ ዛፍ አለ በሩ ጋር እዛ ቁጭ ብለን። እዛው በቃ ንጹህ አየር እያገኘን እዛው ነው የምንውለው እየተጫወትን እዛም ምንጠጣው ምንጫወት የምንበላው ለራሱ ማለት ነው። እና ደስ የሚለው እንዴ እኔ ቤት ውስጥ ከመሆን ይልቅ ውጪ ከቤት ውጪም እቤት ውጪ ላይ መሆን በቃ አሪፍ ነው። አንደኛ ንጹህ አገር እያገኘ ተፈጥሮኝ እየተመለከትክ አዳዲስ ነገሮችን እያየህ። እንትን ሰለምትንቀሳቀስ ማለት ነው። እና ቤት ውስጥ ከሆንክ ግን ሙቀት ይኖርሃል። ምንም በቃ የሆነ ድብርት ይይዝሃል ነው ውጭ ከሆንክ። አሪፍ ነው ያነው ያህል ራስህን የምታሳድስ ራስህን በቃ አይምሮ ደስ ነው የሚለው እንደኔ ማለት ነው። ቤት ውስጥ ቁጭ ብዬ ነው እቤት ቁጭ አልልም። ብዙን ጊዜ ወደ በረሃ ወደዛ ወደዛ ነው ወደ ውጭ ነው የምወጣው እና። ከአሁን ቤት ቁጭ ስትል እንቅልፍ ነው የሚመጣው መኝታ መተኛት ካልሆነ በስተቀር ቤት ውስጥ መቅረት ያው ምንም አይጠቅምም ብዬ ነው ማስበው። ወደ ውጭ ወጥተህ ግን የተለያዩ ነገሮችን ማየት የተለያዩ ነገሮችን መስራት አሪፍ ነው ብዬው ስለምወስድ ማለት ነው። እና በቤት ውስጥ ከመሆን ይልቅ ውጭ መሆን አሪፍ ነው ብዬ ወስዳለሁ

ብዙም ጊዜ አሁን የመጠጥ እነዚህ የምወደው ካልኮል ውጪ የየሆነ ካልኮል ነፃ የሆነ ነገር ይመቸኛል። እነዚህን ብዙ ጊዜ። ማንኛውን እኔ ብዙ መጠጣት አልወድም በተፈጥሮዬ። ብጠጣም አሁን ጠጣሁ ቢባል ከአንድ ከአንድ በላይ ላልጠጣ እችላለሁ። እነዚህ በተፈጥሮ ግን ለምሳሌ ወተት እነዚህ ሌላ ሌላ ነገሮች ከአልኮል ነፃ የሆኑ ነገሮች መጠጥ ምንድነው? እነ በሶ እነዚህ ይመቹኛል። እና በጣም አሁን በሶ በጣም ሰውነት ገንቢ ነው ገብስ ጋ ነው የሚሰራው። በተለይ ስፖርት እየሰራህ ብትጠጣው በጣም ግንቢ ነው ሰውነትህ የመደራጀት የመወፈር የመጠንከር ሀይል በጣም ሀይለኛ ከፍተኛ ነው የሚሆነው ብዬ አስባለሁ ማለት ነው። እና ወተት ደግሞ ወጣም እወዳለሁ። በቃ ካልኮል ነፃ ነው። በዛ አይነት ስም ተመራጭ ነው። እና በቃ እነዚህ እነዚህ ነገሮች በጣም ወዳለው ከመጠጥ አልኮል ቢራ ምናምን የሚባለው ነገር አረቄ በጣም ለሰውነት መጥፎ ነው። አረግ በተለይ አረቄ ስጋ ይጠብሳል እንኳን እንግዲህ ስጋ ላይ እንደዚህ በምታደርግበት ጊዜ ስጋውን በጣም ኩርምትምት ነው የሚያደርገው። እና ያ ሰውነት ገባህ ማለት ደግሞ ያው የሰውነትህን ውስጥህ ያለውን እንትን በጣም ያኮማትራል በጣም ይበላል ማለት ነው። እና አስፈላጊ አይደለም ብዬ ነው የማስበው እንደኔ ማለት ነው። ቢቻል አብዛኛውም ሰው ካልኮል ነፃ የሆኑ መገበያ መጠጦችን ቢጠቀም አሪፍ ነው ያን ያህል አንደኛ ወጪው ይቀንሳል። ሌላ ደግሞ ራሱን ከተለያዩ በሽታዎች ይከላከላል ብየ ስለማስብ። ብዙም ተጠቃሚ አይደለሁም የምጠቀመው ብዙ ጊዜ። ወተት ደስ ይለኛል ወተት መጠጣት ምናምን በቃ እንደኔ ይመቸኛል ማለት ነው።

ጨው ብዙ ትወዳለህ ለሚለው በጣም ሲበዛ በጣም አስፈለጊ አይደ ብዙም ነገር በነገራችን ላይ ሁሉ ነገር ሲበዛ ጥሩ አይደለም። ከማር ጀምሮ ማር እንግዲስ ጣፋጭ ነው አሪፍ ነው። ነገር ግን ከልክ በጣም ሲበዛ በቃ የሆነ ነገር የሆነ ምን እላለሁ? ጉዳትም ማለው በቃ እያንዳንዱ ነገር በልክ ካልሆነ። እያንዳንዱ ነገር የምናክነው ከምግብ ጀመሩ ምግብ ለራሱ በመጠኑ ካላበላን። ቁንጣን የሆነው ጤና አንሆንም። እያንዳንዶን ነገር መመጠን ነው። ለምሳሌ አሁን ጨው ብዙ አያስፈልግም። ምክንያቱም ለተለያዩ በሽታዋ ሸያጋልጠናል። ለተለያዩ በሽታዎች ማለት ነው። ለድምግፊት ሊሆን ይችላል። ለኩላሊታ አደጋ ማጋለጥ ለኩላሊት ምናምን ሊሆን ይችል ጨው የሚበዛበት ጊዜ ማለት ነው። እና በቃ ማንኛውም ነገር በመጠኑ መሆን አለበት ብዬ አምናለሁ እንደኔ ማለት ነው። እያንዳንዱን ነገር በመጠን ከመጠን ያለፈው ለምሳሌ ብዙ ነገር በምናደርግበት ጊዜ የምንወደው ለራሱ በጣም ምን ይላል? ሌላ ነገር ለችግር ሊያጋልጠን ይችላል። እና ነገሮችን ስናደርግ ከሚበላም በሚስራ በስራ ወቅት ለራሱ ስራዬን ከመጠን በላይ መስራት እየደከመህ መስራት ለራሱ ስራውን ወደህ ድፍት ብለህ ብትሰራ ውጤታማ ላትሆን ትችላለህ እረፍት ያስፈልጋል። እና በበዛ ሳይሆን በስልት በጥበብ የአንዳንዱ ነገር መሆን አለበት ብዬ አምናለሁ።